እሺ የምትወደው መጽሐፍ ምንድነው? እኔ የምወደው የቤተክርስቲያን አስተምሮ ያለው መጽሐፍ ስለሆነ። መጽሐፍ ቅዱስን የክርስቶስን ቃል ያዘ መጽሐፍ እሱን አብዝቼ እወደዋለሁ። አለማዊ ከሚነበበው መጽሐፍቶች ውስጥ ከሆነ ደግሞ። እነ ፍቅር እስከመቃብር እንደ ልብ ወለድ አይነት መጻፎችን እወዳለሁ